የምትወደው መጠጥ ምንድንነው ለሚለው ያው በብዛት ከምወዳቸው አንዱ ያ ለስላሳ የለስላሳ ቀዝቃዛ መጠጦች ናቸው እንደ ሚሪንዳ ኮካ ምናምን ያሉ። ከዛ ውጭ አብዛኛው ውሃ መጠጣት ነው የምመርጠው። ያው ለጤንነትም ያው የውሃ መጠጣት ነው የሚጠቅመው።

ትንኞቹ በአካባቢው አሉ ለሚለው አዎ በአካባቢዋች ብዙ አይነት ትንኞች አሉ የዛው መነሻ የሚሆኑት ደግሞ እኛ ጋር አጠገብ። ትላልቅ የሆኑ የውሃና የትንሽ ውሃ የሚይዝ ቦታዎች አሉት። ከዛ አንድ ደግሞ የሆነ የአትክልት ነገሮች ስላሉት ከዛም የሚመነጩት ነው እንጂ አሉት

ሽማግሌዎች እንዴት ታከብራለህ? ለሚለው የተለያየ ባህል አለ እዚህ ጋር የምታከብራቸው አንዳንዶቹ እንደ ልቅ አቅርብህ የምታያቸው ሽመግሌዎች አሉ አንዳንዱ ትላልቅ በጣም ከሆነ ደግሞ የምታከብራቸው ነገሮች አሉ። ስለዚህ የምታከብራቸው ደግሞ ያው በአቅማቸው የምታግዛቸው ሲሸኮሙ ሸክማቸውን የሚታቀልላቸው ማለት ነው

የይለፍ ቃልህን ትጠብቃለህ? ለሚለው አዎ የይለፍ ቃል መጠበቅ እንደ አማራጭ ብቻ ሳይሆን ግዴታዬ ነው ምክንያቱም ይሄ ለፍቃድ በጣም አስፈላጊ ነው። ለሌሎች ሰዎች ያንተ መረጃ አክሰስ እንዳያደርጉት ያንተ መረጃ ያላስፈላጊ ነገር እንዳይጠቁምበት። የተሻለ የድህነት የይለፍቃል

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? ለሚለው ያው ለየሁኔታ ነው በቤት ውጭ የምመርጥባቸውና በውጭ ምርጥባቸው ሰአቶች አሉ። አብዛኛው ጊዜ ያው በቤቶችም እሁድ ነው እሁድ እረፍት ቀን ስለሆነ ከቤተሰብ ከልጅህ ከሚስትህ። መውረድ መምለጥ መጣለህ አንዳንዴ ጊዜ ከውጭ እንደው ደግሞ ከቅዳሜ ከሰአት ሰዓት እኮ ተመርጠለሁ።

ሰንደል ትለብሳለህ የሚለው እንደ ሰንደል ከገባኝ ከሆነ ያው ጫማ አይነት ነው ከሚደረጉ የጫማ አይነቶች ናቸው። ስለዚህ ሰንደል ከዚህ በፊት የተወሰነ አንድ ቀን አድርጌ ልብሼ አውቃለሁ። ከዛ ውጪ ግን ብዙ ሰንደል አልጠቀምም ያው የቤቱ የምትጠቀማቸው ነገሮች አሉ

መብራት ሲቋረጥ ምን ታደርጋለህ? የሚለው እንደየሁኔታው ነው ያው እንግዲህ የመጀመሪያው መብራት ሲቋረጥ አማራጭ የመብራት የማገኛቸውን ነገሮች ነው የምትመርጠው። ከዛ ውጭ አሉ። ግን ያው ያው የባለሙያ መብራት የሚያስተካክሉ የመብራት ሀይል ስረተኞች አሉ። እነሱን እጠራለሁ ግን እነሱን የመብራት ሀይሎች ከመጥራቴ በፊት ቤት ውስጥ ያለው የመብራት ችግር ነው ቸክ ማረገው በባለሙያው። እሱም ወጥቶ የ የቆጣሪ ነው። የኤሌትሪክ ነው የቤት ውጭ ነው። የብሬከር ነው። እነዚህ ሁሉ ችግሮችን መጀመሪያ በባለ በባለ በባለ ሞያ ፈትሻቸዋለሁ። ከዛ በኋላ ግን ያው ከዛ ውጭ ከሆኑ እና የመብራት ሀይል አገልግሎት ከሆነ። ተጨማሪ ደግሞ የመብራት ሀይል ሄጄ እዛ ያለውን እኮ ቅሬታ አስገብቼ የቴክኒክ ችግሮችን እንትን አድርጌ ያው ቤት መጥተው እንዲያስተካክሉት አደርጋለሁ። እና መብራት ምን ታደርጋለህ? ለሚለው በአጭሩ ባለሞያ እጠራለሁ። ከዛ ውጭ ያለው ደግሞ የመብራት የሚሰሩ የመብራት ተቋማት ደግሞ እነሱን አሳውቃለሁ ማለት ነው።

ማታ ከስራ በኋላ ምን ታደርጋለህ? ለሚለው ያው ብዙ ጊዜ ስራ ነው ምዉለው። ስለዚህ ከስራ ከአሥራ አንድ ሰዓት በኋላ ወደ ማታ የማደርጋቸው መጀመሪያ የተወሰነ የግማሽ ደቂቃ እረፍት ነው። ከግማሽ ደቂቃ በኋላ ደግሞ ያው የ ያው መቆያ የምንለው መቆያ ምግብ እባላለሁ። ከዚያ በኋላ አውርቼ ከልጆቼ ትንሽ ዘናብዬ የቲቪ የዜና ሰዓት የቴሌቪዥን ሰዓት። ሰምቼ ያለውን የቀረውን ደግሞ ያው እራት እበላለሁ። ከዚያ በኋላ ያው እራት በልተህ ማታ ወደ እንቅልፍ ነው ምሄደው ማለት ነው። ከዚህ አንፃር ነው የማየው። ከስራ በኋላ ያለው። ከስራ በኋላ አንዳንድ ጊዜ ቀድመህ የምትመጣው ከሆነ ማታ አይምን እንደየ ሰዓቱ። ቀድመህ እስከ አንድ ሰዓት የምትመጣ ከሆነ ግን ያው ወደ ውጭ ወክ። ወደ ውጭ ወጥህ የምትንቀሳቀስባቸው ከጓደኛ ወይ ከጎረቤት ወይ ከልጆች ቤት የምትንቀሳቀሳቸው ሰአቶችም አሉ። አብዛኛው ግን እስከ አስራ ሁለት ሰዓት ከሆነ ማታ ግን ያው እንግዲህ መክሰስ በልተህ ወይ እራት በልተህ። የተቀሩ የቀን ስራዎች ምትሰራባቸው ሰዓት ነው ማለት ነው

ዋና ሀላፊነቶች ምንድን ናቸው የሚሉ? ማለት ሀላፊነታቸው በሁለት መልክ ነው አንደኛ ከስራ ከምሰራባቸው ሀላፊነቶች አሉ ሁለተኛው ደግሞ ቤት ቤት ውስጥ ከምኖረኝ የሀላፊነት ሚና አለ። ስለዚህ ስራ ላይ ከምላችው ናቸው ሀላፊነቶች ያው እንግዲህ የኔ ስራ ማስተማር ድረስ ከሆነ ድረስ። የአድሚስትሬሽን የአስተዳደር ስራዎች የህትመት የተያያዘ አድስትራደር። ትብብር እንደገና ከተማሪዎቹ ያው የቲቶሪያ ስራዎች ይኖራሉ። ከዛ ማስተማር ዋናው በስራ ላይ የኔ ሀላፊነቶች እና ከተማሪዎች መገናኘት ማተርያል ማገዝ ማስተማር ነው የኔ ስራ። በቤት ውስጥ ካሉ ሀላፊነታቸው ደግሞ ያው እንግዲህ ቤት ውስጥ የሚያስፈልጉ ብዙ የሀላፊነት ነገሮች አሉት። ልክ እቃዎች ከመግዛት ቤትን ከመቆጣጠር ልጆች ከመስተዳደር ሚስቶችንን ከመንከባከብ እና የተለያዩ የሀላፊነቶች ነገሮች አሉና እነዛም ያው የኔ ሀላፊነት ብዬ ነው። ማስባቸው

ቤትህን ምን ያህል ጊዜ ታጸዳለህ የሚለው ደሞ ያው እንደየ ሁኔታው ነው የጽዳቴ ፕሮግራም ይለያያል። ያው እንግዲህ ቤትህ ምን ያህል ጊዜ ታጸዳለህ? የሚለው ከራስህ አካል ብቻ ነው? ወይስ ትንሽ ግልጽ አደለም ያው ቤት በብዛት ሚያጽዳው። ያው ሚስቴ ነች እንገዛ የጊዜ ስራትኛም አለ። ግን እኔ ማጽዳ ያው እኔ ጋ ሚመለከት ነገሮች ካሉን ነው። ከምታጥብ ከሰውነቴ አንፃር ተጨምሮ። እንደገና ደሞ ቤት ውስጥ የራሴ እቃዎችን ከማጽዳት። የተጨመረ እንጂ ሌላው ከቤት ውስጥ ከልብስ ነገሮች ሁሉ በሙሉ እነዚህ ሚሰራቸው ያው እንግዲህ የቤት ሚስቴ ናቸው። ስለዚህ በብዛት እነሱ ነች ቤት ውስጥ መታጽዳው። የተለያየ ስራዎች አሉት እና በዛ አንፃር ነው ማያው

በልጅነትህ የምትወደው ጨዋታ ምን ነበር የሚለው? ያው በጣም ከምወዳቸው የጨዋታ አይነቶች እንግዲህ የኳስ ጨዋታ ነው። እንደገና ደግሞ ያው የባስኬት ቦሊቦል ጨዋታም አለ በብዛት ከጓደኞቼ ምጫወትባቸው የጨዋታ የልጅነት የምወዳቸው ጨዋታዎች ነበሩ። ከዛ አለፍ ሲሉም ያው እንግዲህ እነዚህ በቃርሳ የሚባል እኛ ጋር የተለመደ የጨዋታ አይነት አለ። ቃርሳ ከሌሎች ሰዎች ምትጫወትባቸው። ያው እሱ ደግሞ ያው የሚጫወትባቸው አንድ ጨዋታዎች ናቸው። ሌላኛው ዲፖ የሚባል። የጨዋታ አለ። እና እነዚህ ናቸው በብዛት በልጅነቴ ከምወዳቸው የጨዋታ አይነቶች ማለት ነው። በልጅነት ያላቸው ጨዋታ

ወደ የትኛው ቦታ ተጉዘ ታውቃለህ የሚለው? ከጉዛ አይነት ብዙ አይነት ተጉዣ አውቃለሁ አንደኛ ከመዝናኛ አንፃር ከሆነ የተለያየ የመዝናኛ ቦታ። ተጉዥ አውቃለሁ መዝናኛ ማለት ያው የምትዝራናባቸው የሀገርን የምታውቃቸው የመዝናኛ ቦታዎች አሉ። ሁለተኛ ደግሞ ከታሪካዊ ቦታዎች የጎበኘውባቸው ባታዎች አሉ አንደ አክሱም ያሉ በትግራይ አይነት ግብስ ላሊበላ። እንደገና የባህር ዳር እነዚህ መናፍሻዎች የተለያዩ ነገሮች አሉ። እንደ ገነ ከሃይማኖታዊ የተያዙ። የጉዞ አይነቶችም አሉ ልክ እንደ የማርያም አክሲዮን አለ። የላሊበላ የልደት ባአሎች አሉ ጊሼን ማርያሞችም እነዚህ የተለያዩ ታሪካዊ ከሃይማኖት ጋር የተያያዙ በዓሎች አሉ። ስለዚህ ወደዚህ ወደዛ ቦታዎቹ ትንቅሰቅሼ ተጉዤ አውቃለሁ። ከዛ ልፍ ብሎ ደግሞ ያው እንዳልኳችሁ የመዝናኛ ደግሞ ወደ ባህር ዳር እንደገና ወደ እስቲፋኖስ እንደገና ትላ ተደጋጋሚ ይሁኑ ሌሎች። እንደ ሀዋሳ ያሉ ቦታዎችም ያው ሄጄ ተጉዤ አውቃለሁ ለማለት ነው።

የድምጽ መልእክት ትልካለህ ለሚለው አዎ የድምጽ መልእክት እልካለው በተለያየ ጊዜ በተለያየ ቦታ ለምፈልጋቸው ሰዎች ለምፈልጋቸው ቤተሰቦች ለምፈልጋቸው ጓደኞች የስራ ባልደረቦቼ የድምጽ መልእክት ልካለሁ አብዛኛው የድምጽ መልእክት ምልካቸው ያለው ለማውራት ጊዜ የሚያሳጥር ከሆነ እንደገና ደግሞ አንዳንድ ጊዜ አስቸኳይ ነገር ሲኖር ፕላስ ደግሞ ከዚህ ውጪ ደግሞ ከርቀት አንፃር ወደዚህ ከውጭ ሀገር የሚኖርው ሰዎች ካሉ ደግሞ ያው ከእነሱ ጋር የሚስማማ የሚሰሩባቸው ስሩ ስለሚለያያል። ሰዓታችን የኛ ሰዓት እና የነሱ ሰዓት ስለሚለያይ። ስለዚህ ያለው አማራጭ አብረህ እስከምትገናኝ ወይ ደግሞ ሪል ታይም በሆነ ጊዜ እስከምትገናኝ አትሊስት አትሊስት በድምጽ መልእክት እልክላችኋለሁ እነሱም ደግሞ በትምሰሳይ ሰዓት በትምሰሰ በሌላ ቀን ደግሞ የድምጽ መልእክት የሚልኩልኝ ጊዜ አለ። ስለዚህ የድምጽ መልእክት ትልካለህ የሚለው አዎ በእኔ በኩል ብዙ ጊዜ የድምጽ መልእክት መልካ እመርጣለሁ ትሎ ብሎ መሰጅ እንዲደርሰኝ መሰለኝ

ለስራ ትጓዛለህ ለሚለው? አዎ እጓዛለሁ ምክንያቱም አንዳንድ በስራ ከእኔ ጋር የተያዙ ሌላ ተጉዘህ የምትሰራባቸው ነገሮች አሉ ለምሳሌ ወደ ሌላ ዩኒቨርሲቲዎች ተንቀሳቅሰህ ተጉዘህ የምትሰራባቸው። እንደገና ደግሞ ወደ ሌላ ኢንዱስትሪዎች ካሉም ወደዛ ተጉዘህ የምትሰራባቸው አሉ። ከእኛ አካባቢ ወጣ ያሉ ነገሮች ካሉ ደግሞ እንደ እንደ ማህበረሰብ አገልግሎት ደግሞ። ያው ቀድመህ የምትጓዝባቸው ቦታዎች አሉ። እና ከዛ አንፃር ለስራህ ወጥተህ የምትጓዘው ብዙ ነገሮች አሉ።

መዋቢያ ትጠቀማለህ ለሚለው? ዋው አቢያ ማለት ያው እንግዲህ ያው መልክ ነገር የሚጨምሩ በሰውነት አካል በፊትህ ላይ የምታደርጋቸው ተጨማሪ ነገሮች ነው የሚመስለኝ። ስለዚህ ያው እንደ ቅባት እንደ ሻምፖ እንደ አንዳንድ ነገሮቹ ለሰውነት ማዋቢያ ነገር እጠቀማለሁ

ነገሮች በስርዓትት አስቀምጣለህ? ለሚለው አዎ አስቀምጣለሁ በነገሮች በስርዓት ማለት በየ በየ አይነታቸው በየ ስርዓታቸው እንደገና በየሁኔታቸው ያው ነገሮች ሁሉ በስርዓት አስቀምጣለሁ። የራሳቸው ባህሪ ሊኖራቸው ይችላል የአቀማመጥ ዘዴ ሊለያይ ይችላል።

የሸክላ እቃዎች ትጠቀማለህ? ለሚለው ያው እንግዲህ ቤታችን ውስጥ የተወሰኑ የሸክላ እቃ ውጭ አሉ እንደ ጀበና እንደ ሞጎጎ አይነት ለእንጀራ መጋገሪያ የምንጠቀምባቸው ቡና ለማፍላት የምንጠቀምባቸው እንደ ጀበና አይነቶች የሽክላ እቃዎች። አሉ ሌሎችም የሸክላ ዕቃወቆች እንጠቀማለን

በቤትህ ልዩ የሆነ መቀመጫ አለህ? ለሚለው ያው በቤትህ ልዩ የሆነ መቀመጫ እንግዲህ ቤት ከምንጠቀምባቸው የመቀመጫ አይነቶች ያው እንደ ሶፋ እንደ ወንበር እንደ እንደገና ደግሞ ሌሎች ተጨማሪ የድንጋይ አይነቶች የመቀመጫ አለ። ከዚ ውጪ ግን ያው እንግዲህ የተለየ የመቀመጫ ቤት ውስጥ አንጠቀምም

ለበጎ አድራጎት ሰርተህ ታውቃለህ ለሚለው ያው ለበጎ አድራጎት በምን አይነት የሚገለጹ ያው ያው አውቃለሁ የተወሰነ የአቅሜን እንደ አንድ ትልቅ ድርጅት ወይ እንደ አንድ ማህበር ሳይሆን ያው በግልህ ዝም ብለህ ለምታግዛቸው በጎ አድራሻ አቅም የሌላቸው ሰዎች የተቸገሩት ሰዎች ያው ከጓደኞች ከስራ ባርደርቦች እና ከተለያዩ ሰዎችን አምጥተህ ያው ጠይቀህ ብር ያው የምታግዛቸው የማህበረሰብ እንትን ሊኖር በዚህ የውቅያ ጊዜ ማለት ነው። ከዛ ባለፈ ግን ያው እንደ አንድ ትልቅ የለበጎ አድራጎት ድርጅቶችን ያው ብዙ በህጋዊ መንገድ ያው ወይ ደግሞ ትክክለኛ ኦፍሻሊ በሆነ መንገድ ሰርቼ አላውቅም

ውሳኔ መስጠት ትችላለህ? ለሚለው አዎ እንደየ ውሳኔው ይለያያል። ቀላል የሆነ ውሳኔ አለ ከባድ የሆነ ውሳኔ አለ መካከለኛ የሆነ ውሳኔዎች አሉ። በርግጥ ከባድ ውሳኔ። ለመወሰን ያው ብዙ ነገሮች ያስፈልጋሉ። ጊዜ አቅም ምናምን እነዚህ በሙሉ ይፈልጋሉ። ቀላል የሆኑ ስራዎችን በየቀኑ የምንሰራባቸው ስራዎች ሁሉ የራሳቸው የሆነ ቀለል ያለ ውሳኔ ስለሚያስፈልጋቸው። ያው በብዛት ቀለል ያሉ ውሳኔዎች መስጨት እችላለሁ። መካከለኛም መሆን ደግሞ ያው ከህይወት አንድ የተያዙ ቀን ከቀን ከ ከቤት ከህይወት ከላይፍ አሰራር ከሁሉም የተያያዙ ነገሮችም አሉ። እነሱም ያው መካከለኛ የሆኑ መስጠት እችላለሁ። እና ከስራ አኳያ ደግሞ ከምሰራበት ነገሮች ደግሞ ብዙ ትልልቅ ውሳኔ የሚፈልጉ ስራዎች አሉ። ከተማሪ አቅም ሊሆን ይችላል ከቤተሰቦቹ እንደገና ደግሞ እዛው ያለው የትምህርት አይነት አሰጣጦችም ተጨማሪ ውሳኔ የሚያስፈልጋቸው ነገሮች ከሆነ ደግሞ ያው እንደ ሀሳብ የመስጠት እና ውሳኔ የመስጠት አዝማሚያ ያሳያሉ